እሺ ዳቦ ማብሰል ትችላለህ ለሚለው ጥያቄ? እኔ ዳቦ መጋገር ዳቦ ማብሰል አይባልም ዳቦ መጋገር ነው የሚባለው አንደኛ። ሁለተኛ ደግሞ ዳቦ መጋገር ትችላለህ የሚለው ወንድ ስለሆንኩኝ እኔ። ዳቦ መጋገር አልችልም የወንድ ልጅ በተፈጥሮ ኩሽና አትግቡ ይባላል በ በኛ ሀገር። ስለዚህ ዳቦ እንትን ማለት ኩሽና ስለማልገባ። ዳቦ መጋጋር አልችልም ግን። እንዴት እንደሆነ አውቃለሁ። ዳቦ እንዴት እንደሚጋገር እንዴት እንደሚሰራ ምናምን ያለውን ነገር ሁሉ አውቃለሁ። እኔ

እሳት ማንደድ ትችላለህ ለሚለው ጥያቄ እኔ እሳት ማንደድ እችላለሁ ከዚህ በፊት ከጓደኞቼ ጋር ሞክሬ አውቃለሁ። እሳት እንዴት እንደሚነድም አውቃለሁ ለብቻዬም ሲሆንም አንድጄም አውቃለሁ። እንዴት እንደሆነ ስቴፕ ባይ ስቴፕ ባይ ስቴፕ መነካካት አለብኝ። በከሰል ብዙ ጊዜ ኢትዮጵያኖች በከሰል ሊያነዱ ይችላሉ። ከሰል አድርጎ እሳት በመፍጠር እሳት ሊያቀጣጥሉ ይችላሉ። በተጨማሪ ደግሞ። ከዚህ በፊት አንዴ ነው የሞከርኩት። ከቤተሰቦቼ ጋር እና ከጓደኞቼ ጋር ሆነን ለመዝናናት። ከከተማ ስንወጣ እንደ መዝናኛት ሁላ ያሰብንበት ቦታ ጫካ ውስጥ ነበርና። ጫካ ውስጥ ለማደር የሚያስፈልገን የነበረው። እሳት ማንደድ ምግብ ለማብሰል እሳት ማንደድ ነበረብንና። እኔ ነበር ያበሰልኩት። እንጨትን በእንጨት አቀጣጥዬ ወይም አፋትኬ ነው እንሳት ያነደድኩት።

እሺ ከቤተሰቦ ጋር ምን አይነት በበዓል ከቤተሰቦ ጋር ምን አይነት የበአል ማክበር ያስደስቶታል? የሚለው ጥያቄ። እኔ ከቤተሰቦቼ ጋር ሁሉንም በዓላት አብሬ ነው የማሳልፈው። ገና በመጀመሪያው ከመስከረም የአዲስ አመትን ማክበር በጣም ያስደስተኛል። አዲስ አመት በጣም ደስ ከሚሉኝ በዓላቶች ውስጥ አንዱ ነው። ምክንያቱም የዘመን መለወጫ በዓል ስለሆነ በጣም ነው የሚያስደስተኝ። ሁለተኛ ደግሞ ከእሱ በመቀጠልም መስቀል ይኖራል። መስቀል በጣም በጣም በኢትዮጵያውያኖች እጅግ በጣም የሚወደድ የበአል የበአል አይነት ነው። ከሱ በመቀጠል ደግሞ ሶስተኛ ላይ ገና አለ። ገና ገና በጣም የሚያስደስተኝ ነው የጌታችን የመዳኒታችን እየሱስ ክርስቶስ ልደት የምናከብርበት ወቅት ነው። በመቀጠል ከእሱ በሳምንቱ ወይም በሁለት ሳምንቱ ጥምቀት ይኖራል። ጥምቀትም ማክበር በጣም ነው የሚያስደስተኝ። ከቤተሰቦቼ ጋር ሆነን ታቦታትን እንሸኝ ነበረ እንሸኛለን። ጥምቀት ካለቀ በኋላ ፋሲካ ይመጣል። ፋሲካ ደግሞ በጣም ደስ የሚል የሚል በዓል ነው።

ስራህ አድካሚ ነው? ለሚለው ጥያቄ የኔ ስራ በጣም አድካሚ ነው ምክንያቱም እየሰራሁት ያለው ስራ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ በውስጡ አንድ ቪዲዮ ኤዲት አድርጎ ለመጨረስ ቢያንስ ሶስት አራት ቀን ይፈጅብኛል እንደየ ቪዲዮ አይነቱ። ለምሳሌ እኔ ስሰራበት የነበረው ቪዲዮዎች ራሴ ቀርጬ ራሴ አስተካክየ ራሴ ሁሉን ነገር ጨራርሼ ነው ለባለቤቱ ለሚሰራለት ሰው የማስረክበው። እና እንደዛ በመሆኑ የእኔ ስራ በጣም አድካሚ ነው ብየ አስባለሁ። ከሌሎቹ በተጨማሪ ቪዲዮም ቅርጽ አለው ከጎደኞቼ ጋር በመሆን የተለያዩ ሰርጎችን ድግሶችን ለደት ሰርግ ምናምን እቀርጻለሁ። እና ያ ነው

የትኛውን ወቅት ትወዳለህ? ለሚለው ጥያቄ እኔ የምወደው ወቅት ክረምት ነው ክረምት በጣም ነው ደስ የሚለኝ። ምክንያቱም እንደሱ ነው ያልኩበት ምክንያት አንደኛ ክረምት የዝናብ ወቅት ነው። ስለዚህ ዝናብ እኔ በጣም የሚያስደስተኝ ነገር ነው። እና በጋ እና ሌሎቹን ወቅቶች የማልወድበት ምክንያት። ሙሉ ጊዜው እንዳለ ፀሀይ ብቻ ስለሚሆን ነው። ግን ክረምት ሲሆን ግን የዝናብ ሰዓት አለ የፀሀይ የሚወጣበትም ሰዓት ስላለ የሆነ እሱን እንትን ማለት በጣም ነው የምወደው። ተጨማሪ ደግሞ